የምወደው ከተማ እ በምርጫ የሚወሰነው ባአየር ንብረት በከተማው፣ ከተማው ላይ ባሉት የንግድ እንቅስቃሴዎች ከተማው ላይ ባሉት የመኖሪያ ቤቶች ጥራት፣ ሱቆች፣ እንደዚህ በእንደዚህ ሲሆን ከእነዚህም ውስጥ እ በጣም በጥቂቱ ደስ እሚለኝ እንደ ሀገር ሀዋሳ፣ ባህር ዳር፣ መቀሌ ናቸው። በተለይ ሀዋሳና ባህር ዳር ከሀይቃቸው ጋር በተያያዘ የተለየ ስሜትን ይፈጥራሉ። ሀይቁ ዳርቻ ላይ በዙሪያው አሳዎች ይሸጣሉ። እ ከአሳዎቹ በተጨማሪ ደግሞ፣ ነፋሱ ከባህሩ የሚመጣው ቀዝቃዛ ነፋስ ከተማዋን እንዴት አይነት ምቹ አየር ንብረት እንደ እንደሚኖራት ጥሩ እንት እንትሆን አድርጓታል። ዘንባባዎችና ሌሎች አትክልቶች በቀን ፀሀይ ከመ ለ ለቀን ፀሀይ ተጋልጦ ከመ ከመሰጠት ይከለክላሉ። የተሻለ አየር ንብረት የተሻለ ምቾት የሚፈጥሩ ናቸው። እና ከዚህ ከዚህ አንፃር ባህርዳር እና ሀዋሳን በጣም ወዳቸዋለሁ። ባ ባህርዳር ብዙ ጊዜ ያሳለፍኩባት ከተማ ናት። ምሽት ምሽት ዙሪያው ወደ መሰ መናፈሻነት ስለተቀየረ፣ በዛውም ላይ ደሞ ሀይቁ ትልቅ ከመሆኑ የተነሳ መሃል ላይም ደግሞ ደሴቶች ላይ አ ሁሉም ደሴቶች ገዳም ናቸው ማለት ይቻላል። ሙሉ በሙሉ እና አንዳንድ ግዜም ወደዛ ሄዶ የማሳለፍ እድል ይኖራል። ፍጹም ጠ ጸጥታን፣ ፍጹም ሰላማዊን እ ሰላምን ሚፈልግ ሰው ወደ ሄዶ ያሳልፋል። በጥቅሉ ባህርዳር አንዳንድ ሰዎች እ ገነት ባህርዳር ውስጥ ነው ያለችው። ያውም ጣና ሀይቅ እንደሚሉት ትመስለኛለች። ካየር ንብረቷ አንፃር፣ ከማህበረሰቧ አንፃር፣ ከመንፈሳዊነቷ አንፃር እዛ አካባቢ ብዙን ጊዜ እ ትልቅ ከተማም ብትሆን መንፈሳዊነቱ እ በዘመናዊነት አልተዋጠም። ሰው ነጠላ ለብሶ ቤተክርስቲያን ይሄዳል። እ ጠዋት ማታ ይሳለማል፣ መንፈሳዊ ጉዞዎችን ያረጋል፣ እና እነዚን ከተሞች እወዳቸዋለሁ። እ ሀዋሳ እ ፍቅር ሀይቅ ጋር በተያያዘ ደስ የሚል መዝናኛ አላት። እ በተለይ ደግሞ አደባባዩ ላይ የተሰራው ቅዱስ ገብርኤል ቤተክርስቲያን የከተማዋ ትልቅ ውበት ሆኗታል። እ ሌሎችም ከተማዎች አሉ በተለይ አሁን ወደ ኮሪደር ልማት ጋር ተያይዞ ምንም በጣም ብዙ ህዝብ ቢፈናቀል፣ በጣም ብዙ ህዝብ ቤት አልባ መኖሪያ አልባ የሆነ ቢሆንም በብድር የተሰራ ኮሪደር ቢሆንም ግን አዲስ አባ ትንሽ መሻሻል ላይ ነው ያለችው። መንገዶቿ ጽድት እያሉ ነው። ቆሻሻ እ ብዙም አይታይባትም እና አዲስ አበባም አሁን ጥሩ እየሆነች ነው። ግን አንዳንዴ ምን አለ በስ የሰው ወርቅ አያደምቅ ሚባል ነገር አለ። ተበድረን እዚህ ሁሉ መከራ ከምንገባ ይልቅ የኛ በራሳችን ለመስራት ብናስብ ኖሮ፣ የህዝብ ተነሻሽነት ግድቡን የህዝብ የገደበ ህዝብ ከተማውን ማልማት ያቅተዋል ብዬ አላስብም። እና ያም ሆኖ ግን አዲስ አባ አሁን ወደ ጥሩ እዩኝ እዩኝ ወደ ማለት የተመለሰች ከተማ ናት።

በቀን በትንሹ አንድ ልትር ውሃ እጠጣለሁ። ውሃ ለጤንነት አስፈላጊ ከሚባሉ ንጥረ ገሮች አንዱ ነውና። በቀን በጥቂቱ አንድ ሊትር ውሃ እጠጣለሁኝ። አብዛኞቹ ውሃዎች በተለይ የታሸጉ ቢሆኑና፤ በኢንዱስትሪያል ሌቭል ተመርተው የጥራት ደረጃቸውን ያሟሉ ቢሆኑ፤ የተሻለ ለህይወታችን ለጤንነታችን የተሻለ ይሆናል። ምክንያቱም አንዳንዴ ለ ሀክሞችም ይመክሩታል አለ በቀን ብዙ ውሃን መጠጣት። የኩላሊት ጥራትን ይጨምራል ኩላሊት ጠጠር እንዳይኖር ቢኖርም ዋምቶ እንዲሄድ ይጠቅማል ብለው ያስባሉ። ይሄንንም ለሰው ኮመንድ ይመክራሉ እና ይሄንን የተመከረ ሰው የውሃውን የጥራት ደረጃ ሳያረጋግጥ ጥራቱን በደንብ ሳያይ ቢጠጣ፤ ሊያስከትልበት የሚችለው ሌላ እንዳያስከትልበት የሚችለው ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው። ምክንያቱም ሀዎች በተለይ ወራጅ እና ምንጭ ውሃዎች ለበሽታን የማጋለጥ እድቸው የበዛ ነው። አሁን እንደውም የኢንዱስትሪ ውጤቶችና የጽዳጆች ምናምን ውስጥ ለውስጥ ሳደርገው ከምንጮች ጋር የመቀላቀል እድል ስላላቸው፤ ይሄኛው በጣም ለበሽታ የማጋለጥ እድል አለው። እና ሰዎች የሚመከረው ከሆነ ከሆነ የፋብሪካ ውጤት የሆኑትን የጥራት ደረጃቸውን ያሟሉት መጠጣት ያለያ ግን በቤት ውስጥ የማጥሪያ መንገዶችን መጠቀም። ማፍላት ሊሆን ይችላል፤ ሌላም ባክቴሪያዎችን እና ጀርሞችን የመግደል ሂደት ያለበትን የትኛውንም አይነት ስራ የትኛውንም አይነት ህክምና መጠቀም ሊሆን ይችላል። እና ውሃን እንዲሁ ስላገኙ ብቻ መጠጣት በራ ሌላ ሌላ ችግር ማምጣት ነው። ብዙ አይነት ማለት አሁን አምቦ ውሃ አለ፤ ጨውነት ያላቸው እነዚህ አሁን ቀጥታ ከመሬት ውስጥ የሚወጡባቸው አካባቢዎች አሉ። በተለይ እንደ አማራ ክልል ብዙ አምቦሃ የሚፈልቅባቸው ቦታዎች አሉ። እና እነዚህ ያለምንም ቅድመ ሁኔታ ነው የሚጠጡት። እንዲሁ ድንገት እንዲሁ እግዚአብሔር ጠብቆን ነው እንጂ፤ በጣም ብዙ በሽታዎች መከሰት ይችሉ ነበር። ከእነዚህ ውስጥ ጥቂቶቹ ናቸው በኢንዱስትሪያል ሌቭል ቦትል ተደርገው የሚሸጡት። እና በእነዚህ እነዚህን ነገሮችን እንደ ሀገር መፍትሄ መፈለግ፤ ሰው ለበሽታ እንዳይጋለጥ እንደሚያስብ አንድ መንግስት መፍትሄ መፈለግ የተሻለ አማራጭ ነው ሊሆን የሚችለው። ገጠሩ አብዛኛው የኢትዮጵያ ሰማንያ አምስት ፐርሰንቱ ገጠር እና አርሶ አደር ነው። ይሄ ገጠሩ እና አርሶ አደሩ ክፍል ለጤናው ጥንቃቄ እጅግ በጣም እንትን ነው ኬርለስ ወይም ጥንቃቄ አልባ ነው። እና ውሃዎችን ማቅረብ ቢቻል፤ ቢያንስ ቢያንስ በአንድ አካባቢ ሶስት አራት ቧንቧዎች ቢኖሩ፤ አራት መቶ ሶስት መቶ ሰው ባለበት አራት ቧንቧዎች ቢኖሩ በቂ ነው። አብዛኛው አሁን እንደውም ተሻሻለ ተብሎ፤ ከጉድጓድ ውሃ ቆፍሮ በእጅ የሚወዘወዝ አድርጎ ነው እየተጠቀመ ያለው። እና እንደዚህ ከሚሆን ራሱ ግብ ህብረት ሰው ማዋጣት ይችላል። ከአንዳንድ ቦምባዎች ከአንዳንድ የምንጭ እንትኖች ምንጭ ማሬቶች እነዚህ ታክመው፤ ወደ ህብረተሰቡ የሚደርሱበት መንገድ ቢሰራ እንደ ሀገር ጥቅም ያለው መስሎ ይታየኛል።

የወትት ተዋጽኦ በጣም እወዳለሁ። አስተዳደጌ የዘላን አስተዳደግ በሚባል ደረጃ ነው። ቤት ውስጥ ሁል ጊዜ ወተት ጠፍቶ አያውቅም። የትኛውንም የወተት አይነት የወተት ተዋጽኦ እጠቀማለሁኝ። ወተት በአካባቢያችን በሶስት አይነት መንገድ ወተት እና የወተት ተዋጽኦ በሶስት አይነት መንገድ እጅግ በአብዛኛው በሚባለው በሶስት አይነት መንገድ እንጠቀመዋለን። የመጀመሪያው እንደታለበ ወተቱን አፍልቶ መጠጣት። ሲሆን ቀጥሎ ያለው ደግሞ ቅቤው ከወጣ በኋላ ወደ አይብ በመቀየር መጠጣት ነው። ሌላው ሶስተኛው እርጎ ነው። እርጎ ብዙን ጊዜ የትኛውም አካባቢ ላይ የተለመደ ምግብ ነው። ከተማም ቢሆን አሁን እየተሸጠ ያለበት ደረጃ በጣም ጥሩ ነው። እና ሰው በትንሽ ከብቶች ብዙ ወተት ማግኘት እየቻለ ነው። በተለይ የእነዚህን በ ምርምር የመጡ የፈረንጅ ከብቶች የምንላቸውን በመጠቀም በጣም ውጤታማ የሆነ የከብት እርባታ። የከብት በትንሽ ከብት ብዙ ወተት የማግኘት ዘዴው እየተስፋፋ ነው። ያለው ግን አንዳንዴ ምን አለ? የወተቱ ጥራትም የቅቤውም ጥራት በጣም የሚሻለው የፈረንጅ የፈረንጆቹ ሳይሆን የሀበሻዎቹ ሀገር ቤት ተወልደው ያደጉት ከብቶች ነው። እና እነዚህን ዝርያዎች ባናጠፋቸው በጣም የተሻለ ይመስለኛል። ምክንያቱም ለአካባቢው ለአየር ንብረቱ በደንብ ለማዳዎች ናቸው። ከዚህ ሲቀጥል ደግሞ ወተታቸውም ቅቢያቸው ብዙ ነገሩ የተሻለ ነው። እና ወደ ተዋጽኦ ስመለስ እርጎ የሚባለው ብዙን ጊዜ አንድ ቀኑ ከሁለት በቃ ሃያአራት ሰዓት እና ከዛ በላይ በእቃ ላይ ተቀምጦ ወተቱ ከፈሳሽነት ወደ ጠጣርነት ይሄን ያክል ጠጣር አይባልም። ጠንከር ወዳለ ስቴጅ የሚያልፍ የሚያልፍ ወተት የወተት አይነት ነው። ማለት የወተት ተዋጽኦ ነው። ይሄንን ሜይቢ መጠጣት ሊሆን ይችላል ወይም ደግሞ በእንጀራ መመገብ ሊሆን ይችላል። ሌላው ቅቤ ነው ቅቤውን ቅቤ የሚባለው ተነጥሮ ነው። በጣም ብዙ ቅመማ ቅመሞች ተጨምረውበት በሰአት ተነጥሮ ከዚህ ከዛ መጨረሻ የነጠረው ፓርት ለምግብነት ለምሳሌ ወጥ ላይ ሊጨመር ይችላል። በአነባበሮ ተቀብቶ ሊበላ ይችላል። እና ብዙ ሌላም ብዙ ብዙ አገልግሎቶች ይኖሩታል እና የወተት ተዋጽኦ በጣም እወዳለሁኝ። ከአትክልትና ፍራፍሬ ቀጥሎ የምወደው ምግብ አይነት የወተት ተዋጽኦ ነው። ጥርስ ለጥርስ ጥንክርና ጥንካሬ ለሰውነት ሁሉ በጣም ብዙ ጠቀሜታ ያለው ነው። ግን አንዳንዴ ምን አለ? ወተት በሽታ የሚያስከትልበት እንትን አለ በተለይ ሳይፈላ ሲጠጣ ብዙ ሰው ሆዱን ይታመማል። እና እነዚህ ነገሮች ምንድነው? መታወስና ኮንሲደር መደረግ አለባቸው እነዚህ ነገሮች እንዳይፈጠሩ።

ሻማ ማብራት በጣም እወዳለሁ። በተለይ በተለይ ቅዱሳት በዓላት በሚታወሱበት ቀን ቅዱሳን በሚታወሱበት ቀን በእነዚያ ቀኖች ሻማ ማብራት በጣም እወዳለሁ። ቤቴ የሻማ ማብሪያ አለው ብዙን ጊዜ እንደውም መብራት አጥፍቼ በሻማ ነው የማነበው ሻማ ማብራት መንፈሳዊ ትርጉም አለው እና መንፈሳዊ አመጣጥ ታሪክ አለው። ሻማ የቅዱሳን ምሳሌ አድርገን ነው የምንወስደው የሰማዕታት ምሳሌ ሰማዕታት ይህንን ለዚህ አለም በተለይ ለክርስትና ለዚህ አለም መብራት ሁነው ነው ያበሩለት ራሳቸው እየተቃጠሉ ሻማ ራሱ ተቃጥሎ ራሱ ቀልጦ በአካባቢ ያለውን ጨለማ ያስወግዳል። ሰማዕታትም በክርስቶስ በመታመናቸው የሚደርስባቸውን መከራ የሚደርስባቸውን ስቃይ እንደነ ኢሳይያስ በመጋዝ መተርተር ሊሆን ይችላል። እንደነ ኤርሚያስ በድንጋይ መወገር ሊሆን ይችላል። እንደነ ቅዱስ ጊዮርጊስ በመንኮራኩር መፈጨት በተራራ መዘራት ሊሆን ይችላል። እንደሌሎችም እንደ ቅዱሳን ሰማዕታት ሊሆን ይችላል። እና እንደዚህ እንደነዚህ ያሉት ይህንን ሁሉ መከራ በሚቀበሉ ጊዜ የእምነቱ ተከታዮች እነሱን በማየት እጅግ ይጸናሉ ለክርስቶስ ያላቸውን ፍቅር ሲያዩ ይቀናሉ። እነሱም እንደዚህ የክርስቶስ ወታደሮች መሆን ይወዳሉ እና ከዚህ የተነሳ ለነዛ ሰዎች በጨለማ ላሉ ሰዎች ብርሃን ሆኗቸው ወደ ክርስቶስ መሯቸው። ብዙን ጊዜ አላውያን በዚህ ተስበው እንትን ይላሉ ለክርስቶስ ያላቸውን ፍቅር ክርስቶስ ከሞት ሲያስነሳቸው እነዚያ የገደሏቸውን ያሰቃዩዋቸው ሰዎች አፍረው ክርስቶስ እኔም የክርስቶስ ወታደር ነኝ እስከማለት ድረስ የሚደርሱበት ሁኔታ አለ። እና ሻማ የዚህ ምክንያት ነው በተለይ ቤተክርስቲያን አገልግሎት ላይ ከምንጠቀማቸው አንዱ ጧፍና ሻማ ነው። መብራት ኖረም አልኖረም ወንጌል በሚነበብበት ጊዜ እጅግ በጣም ብዙ ጧፍ ይበራል። ይሄ የሚያሳየው ወንጌል ለአለም ብርሃን እንደሆነች ካለማወቅ ወደ ማወቅ ክርስቶስን ካለማምለክ ወደ ማምለክ የመለሰች እንደሆነች። ይህንን የሰበኩ ሐዋርያት ይህንን የሰበኩ ሰባእርዲድ ይህንን የሰበኩ ቅዱስ አታነስት ይህንን የሰበኩ በቅዱስ እስጢፋኖስ ሞት ምክንያት የተበተኑ ስምንት ሺው ቤተሰብ እነዚህ ሁሉ ወንጌልን እንደ ብርሃን ለአለም እንዳዳረሷት ብርሃን ሆነው ለአለም እንዳዳረሷት ለማስታወስ እንጠቀምበታለን። በተለይ ቀኖችን ቆጥረን ሰፍረን እንትን እንላለን በአመት የሚከበሩ በዓላት አሉ በወር የሚከበሩ በዓላት አሉ። በእነዚህ በዓላት ቀን ቅዱሳን እናስባቸዋለን ስማቸውን እንጠራለን እዛ አስተላአሀዱ እዛ አስተጽዋ አማይቆሪ ለሀዱ ምድሉን ኡሳት እለበዚያምኑ በስምየ ገብረ ለኔ እንደ ከእነዚህ ከእነዚህ ከታናናሾች ለአንዱ በስሜ ቀዝቃዛ ውሃን የሰጠ ለኔ አደረገ ብሎ እንደ እንደ ጌታችን እንደተናገረ እኛም በዚህ ቀን ሻማ በማብራት በስማቸው በመዘከር እናስባቸዋለን። እና ሻማ በጣም መንፈሳዊ ትርጉም ጋር አያይዘን ነው የምናበራው እና አንዳንድ ሰው አንድ ሰው ደግሞ ከመንፈሳዊ ህይወቱ ጋር የተቆራኘለትን ነገር አጥብቆ ይወዳል። ከዚህ የተነሳ ሻማ ማብራትን እወዳለሁ

የምወዳቸው እንስሳዎች እኔ በተለይ እስከ በህፃንነት ጀምሬ አስተዳዳጊ ከእንስሳት ጋር ነው ከፈረስ ፈረስ ከብላም በግ በሬ ፍየል እያገድኩ ነው ያደግኩት እና በጣም የምወደው እንስሳ በግ ነው። በግ በጣም የማትረብሸኝ ስጫወት ጥላ ማጠፋ ካስቀመጥኳቸው ቦታ ጥለው ማይሄዱ እና የማይረብሹ አይነት ፍጥረታት ናቸው። ፈረሶቹ ለግልቢያ እንጠቀምባቸዋለን። አመት በዓል በመጣ ቁጥር ነገስ በምታውቁትር ከቦታ ቦታ መንቀሳቀስ በፈለግን ቁጥር ተጨነንባቸው እንሄዳለን ሌላም ደግሞ ገጠሮች በጊዜው የመኪና መስመር ያልገባባቸው ጋሪ ሌሎችም ባጃጅ እና ሌሎችም የትራንስፖርት አገልግሎቶች አልገቡባቸው ስለነበረ እህል ጭናን ከገጠር ወደ ከተማ እንወስድባቸዋለን። ከብቶቹ ብዙ ፐርፐዝ ያላቸው ናቸው መልቲ ፐርፐዝ የሚባሉት በተለይ ላሞች ናቸው። ላም በሬ የሚባሉት አህል ለመውቃት ያገለግሉናል ለስጋቸው ይበላል ወተታቸው ገበያ ላይ ሽጠን ገንዘብ እናገኝባቸዋለን እና እወዳቸዋለሁ። አሁንም ድረስ ከስራ ቦታ ወደ ቤተሰብ በመሄድበት ጊዜ የመጀመሪያ ስራዬ ከብቶቹ ጋር መገናኘት ከብቶቹን ማገድ ነው የሚሆነው እና። ከብት ጋር በጣም ጥልቅ ቆርኝት ያለኝ ነኝ። ከቤትህ አንሣዎች መካከል በጣም ብታበሳጨኝ ፍየል ነች ፍየል በቅርቡ አስቀምጣት ዘውር ስትል ሌላ ቦታ ነው የምትገኘው ረባሽ ነች። እና ከዚህ የተነሳ በጣም የልጅነት ጊዜን የጨዋታ ጊዜን የምታባክንብኝ ፍጥረት ስለሆነች ፍየልን በጣም አምሬ ጠላት። አለው ጠላት አለው ያም ሆኖ ግን በተለይ እንደ በጎቹ እንደ ቆሻሻውን ምኑን ምኑን አይሉም ከላይ ከላይ ይነቀጣል ምናምን ነው የሚለቅሙት እና ጫካ አስገብተናቸው አውሬ ካልበላቸው በቀር ዞሮ ዞሮ ይመጣሉ ሲመሽ በተለይ ዝናብ ሲነካቸው ወደ ቤቴ መበተናቸው እንትንም ፍላጎት ትልቅ ስለሆነ ወደ ቤት ነው የሚሮጡት። በግ ግን እዛው ቆማ በስብሳ እዛው እንትን ትላለች። እና እነዚህን እወዳለሁ።

በዚህ ቅዳሜና እሁድ ላደርግ ያሰብኳቸው ብዙ ስራዎች አሉ እኔ አሁን በዚህ ቅዳሜና እሁድ ስራ ስለማልሰራ። ሁለት መፅሀፍቶችን በግማሽ ግማሽ ቢያንስ ለማድረግ አስቤያለሁ። አንደኛው ግእዝ በግእዝ ትርጓሜ ወንጌል ወይም ማረገ ወንጌል ማይረገ ወንጌል ማረገ ወንጌል የሚባለው ሲሆን። ሁለተኛው ደግሞ አሁን ወደ አማርኛ የተተረጎመው መጽሐፈ ገነት ወይም ዜና አበው ሚለውን መጽሐፍ ለማንበብ አቅጃለሁ። ከዚህ በተጨማሪ አንዳንዴ የሰንበት ትምርትቤት ስልጠናዎችን ለመስጠት አስቤያለሁ። በዚ ሳምንት ያሰብኳቸው ትላልቅ ነገሮች እነዚህ ናቸው። ከዚህ ጎል ለጎን ሌሎች ሌሎች ጎንዮሾች ግዴታ ብሎ ቀን ሚያመጣቸው አለ አደለ ያልታሰቡ ነገሮች ሊኖሩ ይችላሉ። እነዚህም እነዚህን ምሰራበት ሁኔታ ሊኖርና ሊፈጠር ይችላል። ይሄ ሳምንት ያሰብኩት እንደዚህ ነው

ሽማግሌዎችን ባገኘሁት አጋጣሚ ሁሉ ለማክበር፥ ባገኘሁት አጋጣሚ ሁሉ ለነሱ ቅድሚያ ለመስጠት እሞክራለሁ። ለምሳሌ አንድ አምስት ምሳሌዎችን ለመጥቀስ ብሞክር አንደኛው፥ ወረፋ እና ሰልፍ የሚጠይቁ ነገሮች ካሉ ቅድሚያም ሰጠው ለሽማግሌዎች ነው። ምክንያቱም እነዛ ሰዎች ድሮ እንደኔ የነበሩ። ድካም ዛሬ ወገባቸውን የያዛቸው ስለሆነ ብዙ ሰዓት እንዲቆሙ፤ ብዙ ሰዓት እንዲ እንትን እንዲሉ ወረፋ እንዲጠብቁ አልፈቅድም። እኔ እንደ ግለሰብ እኔም የምሰራበት ድርጅት ላይ ቅድሚያ ለእነሱ ነው ምሰጠው። ሌሎቹ ለምሳሌ የህዝብ ማመልለሻ አውቶብሶች ላይ ብዙ ጊዜ ኢኮኖሚካሊ ዝቅ ያሉ ሽማግሌዎች በዛ ነው የሚሄዱት እና እኔ ቁጭ ብዬ እነሱ ቆመው ከሆነ ፈጽሞ የማይደረግ ነገር ነው። እኔ እቆማለሁ እነሱ ይቀመጣሉ። ለሌሎችም ቦታዎች ላይ እንደዚሁ ሽማግሌዎችን ፍጥነት ሚጠይቁ ጉዳይ ማስፈጸሙ ነገሮች ላይ ሊሆን ይችላል ቢሮዎች አካባቢ ቅድሚያ ለእነሱ እሰጣለሁ። ቅድሚያ ከመስጠቴ መስጠቴ ምንም ሚያጎድልብኝ ነገር የለም። ሌሎች ለሌሎች ሮል ሞዴል መሆን ልሆን እችላለሁ፥ እንደውም ሌሎቹ በተለይ አሁን መንፈሳዊ ቦታዎች ላይ ከፍ ብሎ ተራራ ዳገት ያለበት ከሆነ፥ በቻልኩት መጠን የያዙትን እቃ በመሸከም እየሰሩት ያሉትን ነገር በማገዝ እንትን የምረዳበት መንገድ ነው። ከገጠር ወደ ከተማ በሚመጡ ጊዜ የትራንስፖርት በመክፈል ሊሆን ይችላል፥ የያዙትን እቃ በማገዝ ሊሆን ይችላል በእንደዚህ አይነት መንገድ ሽማግሌዎችን አግዛለሁ። ሽማግሌዎችን ማገዝ በእውነቱ ትልቅ እንትን እርካታ ሚሰጥ ነገር ነው እና እኔ በዚህ ጉዳይ ማልደራደርበት ጉዳይ ነው። ማንኛውም ሰው ያደረገው ዘንድ ምመክረው አይነት ጉዳይ ነው እና ሽማግሌዎች ብዙ ጊዜ ሲመርቁኝ ደስ ይለኛል። በእውነቱ ነገር። ልጄ እግዚአብሔር ይስጥህ፤ እኔን እኔን እከል ምናምን ሲሉ ረጅም እድሜ ይስጥህ ሲሉ ደስ ይለኛል። ከዚህ ከዚህ የተነሳ በቃ አሁን ልምድ ሆኖብኛል ሽማግሌዎችን ሀገር ሀገር የነሱ ውጤት ናት። ሽማግሌ ከሌለ ሀገር ሀገር አትሆንም። አካባቢው የሚያስታርቅ፣ የሚመርቅ፣ ይሄ እንደዚህ ነበረ ብሎ ታሪክ የሚነግር ያለፈውን የሚያስተምር፣ እኔ እንደዚህ እንደዚህ ነበርኩኝ ከዚህ ብትቆጠቡ እናንተ በዚህ በዚህ መንገድ ውጤታማ ትሆናላችሁ የሚል ሽማግሌ የሌለው ማህበረሰብ እንደው ዝም ብሎ የማፊያዎች ቡድን ነው የሚሆን። እኔ እበልጥ እኔ እበልጥ በሚሉ ሰዎች የተሞላ ስለሚሆን፥ ያቺ ያቺ አካባቢ ብዙም እንትን አትልም። በተጣሉ ቁጥር እየሰፋ ነው እንጂ ተው ይህንን ቻሉት እንደዚህ አይደለም የሚል ሰው ሊኖርህ ይገባል እና እነዚህን ሽማግሌዎች ደግሞ በትልቅ ክብር ነው አመት በዓል ሲመጣ። የሚያግዛቸው የሌሉትን ወይ ለሌሉ ሰዎች ወጪያቸውን በመሸፈን ሌሎችም ነገሮች በብዙ መንገዶች ማገዝ ይቻላል

የመጠጥ ውሃን ከብዙ ቦታዎች አገኛለሁኝ። የታሸጉ የመጠጥ ውሃዎችን የማገኝበት ሁኔታ አለ""" ከዚህ ጎን ለጎን ደግሞ ከወራጅ ውሃ የሚገኝበት ሁኔታ አለ ከዝናብ ውሃ የሚገኝበት ሁኔታ አለ።""" ከቧንቧ የሚገኝበት ሁኔታ አለ፣ ከዚህ ሁሉ እኔ የምመርጠው""" የቧንቧ ነው። ምክንያቱም የሃይላንድ ወይም የታሸገ ውሃ ግን ኢኮኖሚካሊ ትንሽ ከበድ ሊሉን ይችላሉ።""" የወራጅ ውሃ ደግሞ በጣም ለበሽታ የተጋለጠ ነው፣ ምንጮቹም እንደዚሁ ከዚህ ስለዚህ"" የምመክረው በቀላል ዋጋ፣ በቀላል ዋርሃዊ ክፍያ ቧንቧወችን ነው፣ ችግሩ ግን ገጠር አካባቢ እንዴት እናድርስ ነው፣ በጣም የሚያሳስበን""" አርሶ የሚያበላን፣ ቆፍሮ፣ ያን ሁሉ መከራ ተቀብሎ፣ ክረምቱን አሳልፎ፣ በጋውን ፀሀዩን ታግሶ የሚያኖረን ገበሬ ነው፣ እና ይህንን ገበሬ መንከባከብ አለብን። የመብራት፣ የትራንስፖርት፣ የውሃ ኣገልሎት ከማዳበሪያና ከዘር እኩል እንዲያገኝ ማድረግ አለብን፣ ምክንያቱም እኛ በእነሱ ትክሻ ነው የምንኖረው። የኢትዮጵያ ህዝብ ሙሉ በሙሉ በገበሬው ትክሻ ነው የሚኖረው። አብዛኛው የከተማው ሰው ምንም ስራ ያለው አይመስለኝም። ያለው ስራ እንኳን ቢነግድ እንኳን፣ ከውስጥና ከውጭ ሀገር ኢምፖርት የተደረገ ነው እንጂ የሀገር ውስጥ ምርቶችን አይደለም። እና ገበሬውን በጣም መጠበቅ፣ በጣም እንደ አይናችን ብሌን መያዝ ያለብን ስለሚመስለኝ ለገበሬው የመጠጥ ውሃን ማድረስ""" ቅድም ያልኳቸውን የመብራት እና የመስመር አገልግሎቶች እንዲያገኝ ማድረግ አለብን፣ ከዚህ ጎን ለጎን ጤናውን መጠበቅ አለብን። ፋርማሲዎችን""" ጤና ኬላዎችን ማቅረብ መቻል፣ የሰውን የእንስሳትን የጤና ጣቢያዎችን በአጠገቡ የሚያገኝበትን መንገድ ማመቻቸት""" ከእያንዳንዳችን የሚጠበቅ ጉዳይ ነው። አሁን አንዳንድ ድርጅቶች አሉ፣ በእውነቱ እግዚአብሔር በጣም ያክብርልኝ የምላችሁ፣ ለገጠሩ ክፍል ውሃ ያስቆፍራሉ። ለምሳሌ አንድ የውሃ ፋብሪካ፣ ከአንድ ሃይላንድ ውሃ አስር ሳንቲም ተሰብስቦ የሀገሪቱ፣ ከሀገሪቱ ገጠራማ ኣካባቢ ውሃ የሌለባቸው አካባቢዎች ውሃ እንዲደርሱ ሚያደርጉ ድርጅቶች አሉ፣ ሌሎችም ታላላቅ ድርጅቶች እንደዚህ የሚያደርጉ አሉ። የግብረሰናይ ድርጅቶች ከውጭ ሀገር""" በውጭ ፈንድ የሚንቀሳቀሱ፣ እነዚህ እነዚህ የውሃ ችግርን በትንሹ እየቀረፉልን ይገኛሉ፣ እና እነዚህን በጣም ላመሰግናቸው እወዳለሁ። በዚህ እኩል የሀገር ውስጥ ድርጊቶች እኩል መሳተፍ አለባቸው። ምክንያቱም እኔን እኔ ነኝ፣ እኔ ለወንድሜ ካልቀረብኩት ሌላ ሰው መጥቶ እንዲያግዘው መፈለግ፣ ከንቱ መሻት ነው የሚሆነው። እንደዚህ እያደረጉኝ ወንድሜ እወድሃለሁ፣ ምናምን ብለው""" በትክክል ወንድሜን እየወደድኩት አይመስለኝም፣ ምክንያቱም እንደ እሱ ስሆን""" ከክፉ ነገሮች መጠበቅ የእኔ ግዴታ ነው።

ማታ ከስራ ቡኋላ ላደርጋቸው ምችላቸው ብዙ ስራዎች አሉኝ አንደኛ ስራ ቢሮ ውስጥ ሳልጨርሳቸው የመጣውች ስራ ሳልጨርሳቸው የመጣዋቸው ሰራዎች ካሉ እነሱን በቻልኩት መጠን ለመጨረስ እሞክራለሁ። ሁለተኛ ደግሞ የልጆቼ ጊዜ በተለይ ልጆቼ። ዛሬ ምን ተማሩ ምን ዋሉ ምን አደረጉ ምን ሰሩ የሚለውን ልጆቼን አወራቸዋለው ጊዜ እሰጣቸዋለው። ልጆቼን ካልተንከባከብኳቸው ልጆቼ ምን ተምረው እንደመጡ። ልጆቼን የሚያበላሽ ነገር በተለይ አሁን የኢትዮጵያ የትምህርት ስራዓት በጣም እየተበላሽ ነው የመጣው እና። ከኢትዮጵያዊነት ስሜት ከኢትዮጵያዊነት ሞራል ባህል ትውፊት የሚያወጣቸው ከሃይማኖታቸው ጋር የሚያጋጫቸው ትምህርት ተምረዋል ልጆቼ ምን ላይ ናቸው? የት ጋር ማን ጋር ነው የዋሉት። ለምሳሌ አሁን ለኬጂ ተማሪ ወይም ደግሞ ከአንድ እስከ ስድስት ላለ ተማሪ። ስለ ወሊድ መቆጣጠር ስለ ተፈለገ እርግዝና ስለ አልተፈለገ እርግዝና ስለ ኮንደም። አጠቃቀም እነዚህን እነዚህን ማውራት ፈጽሙ ማይገባ ነገር ነው። ምክንያቱም እነዚህ ልጆች ከዚህ ጀምሮ ምን ምን ምን የሆኑ ማደግ ነው የሚፈልጉት። ዘማዊያን እና የወሲብ የቅርብ ሰዎች የሆኑ ነው የሚሄዱት። ይህ ደግሞ ፈጽሞ እግዚያብሄር ከሚጠላቸው ሃጥያቶች አንዱ ዝምት ነው። እና ለዚህ እንዳይጋለጡ ግዴታ መጠበቅ አለብን

በእግር ምን ያክል ርቀት መሄድ ትችላለህ የሚለው በጣም ጥሩ ጥያቄ ነው በእግር ብዙ ብዙ ርቀት መሄድ እችላለሁ። የስድስት ሰዓት የሰባት ሰዓት መንገድ መሄድ እችላለሁ ምክንያቱም እኔ ኢትዮጵያዊ ነኝ ኢትዮጵያዊ ደግሞ ለ ለህዝብ አገልግሎት እንትኖች መኪኖች ወይም ለሌሎች የጥንትን ያህል አይደለም ብዙ የቀረበ አይደለም በተለይ ገጠራማው ክፍል ገበያ እንኳን ለመሄድ የሁለት ሰዓት የሶስት ሰዓት መንገድ የመጓዝ እድል ያጋጥመዋል። ትምህርት ትምህርት ቤት ትምህርት ቤት እኛ ለመሄድ ሁለት ሰዓት ሶስት ሰዓት ተመላልሶ መማር ሊያጋጥመን ይችላል። እና ከዚህ ከዚህ አንፃር ለዚህ እንቅስቃሴ በጣም ለማዶች ነን ለእግር ጉዞ በዚህ ጎን ለጎን መንፈሳዊ ጉዞዎች ይኖራሉ። የ አራት ሰዓት የአምስት ሰዓት ጉዞዎች ሊኖሩ ይችላሉ እና ለበረከት ሲባል ብዙ ጊዜ በእግር ነው የሚኬደው። በዚህ የተነሳ በጣም ብዙ ለማዳን ነን ለምሳሌ አንድ ገበሬ ቀን ሙሉ እስከ ዘጠኝ ሰዓት ቢያርስ የዘጠኝ ሰዓት መንገድ እንደተጓዘ ይቆጠራል ማለት ነው። ይሄንን ብናየው በዘም እንዲሁ ዝም ብለን ብናስበው ቢያንስ አስር አስራ ሁለት ኪሎ ሜትር የመጓዝ እንትን አለው ልምድ አለው ማለት ነው። አንዴ የገጠር ገበሬ የትኛውንም ስራዎች ከብት እህል ስንወቃ የእንውቃም ቢሆን በምናበራይበት ጊዜ ከከብቶቹ ጋር አብሮ መዞሩ በጣም ረጅም መንገድ ነው። ከከተሜውም ቢሆን አሁን አሁን ነው ቀባድ እየሆነ የመጣኝ እንጂ ብዙ በእግር መጎዝ ነው። አሁን ግን ውፍረት የሚባለው ነገር ሰው እና በብዛኛው ሰው እያጠቃው ነው እና ሰውነቱ ደግሞ ከባድ የሆነ ሰው ብዙ መንገድ መሄድ አይችልም። በከፍተኛ መንገድ እንድትጓዝ የግዴታ ሰውነቱ በትክክለኛ ከአካለ ቆመና ላይ መሆን አለበት ረጅም ወፍራም ሰው ልጓዝ ቢል ሰውነቱ የመላላት ስቡ ደግሞ እንዳይጓዝ ትንፋሽ እንዲቆራረጥ የማድረግ እድል ስላለው በጣም ለጉዞ በጣም ሰነፎች ይሆናሉ። ከዛ የተነሳ አሁን አሁን የእግር ጉዞ እየቀነሰ መጥቷል። ለችግር ቀን እንኳን ቢሆን አይነት መጓዝ የማንችል ሆነናል። በርግጥ እኛ የለመድንበት የኖርንበት ስለሆነ ይጠፋናል ብዬ አላስብም አንድ ቀን ሁለት ቀን ብንቸገር ነው ከዚያ በኋላ ግን ረጅም መንገድ መሄድ ይቻላል።

ልደቴን አላከብርም ሁላ መቼ እንደተወለድ ትዝ አይለኝም በነገራችን ላይ። የልደቴ ቀን ሲደርስ መቼ እንደተወለዱ ትዝ አይለኝም። ምክንያቱም አንደኛ ልምድ የለንም በቃ ሰው ይወለዳል ክርስትና ይነሳል ከዛ በኋላ የህይወት አዙርቲ ውስጥ ይገባል። ልደት ማክበር ምናምን ምናምን የለም አብዛኛውን ጊዜ እንደውም አይመከርም እንደ እንደ ሃይማኖት ልደት እንዲከበር አይበረታታም። ምክንያቱም ይዞ የሚመጣቸው ነገሮች አሉ። ይከበር ከተባለ እንኳን መንፈሳዊ ትርጉሙን ሳይለቅ ነዳያንም በመርዳት ህሙማንም በመጠየቅ ያዘኑትን በማጽናናት ነው መሆን ያለበት። የመጽሐፍ ቅዱስ ላይ አንድ ታሪክ አለ። የሄሮድስ እና የዮሐንስን ታሪክ የሚያነሳ የሄሮድስ እለተ ልደቱ በሆነ ጊዜ የሄሮዲያድ የሄሮድስ የወንድሙ ልጅ መጥታ መመዝበን ጀመረችና ሄሮዶስን አስደሰተችው። ሄሮዶስ ደስ ከመሰኘቱ የተነሳ ምን ላደርግልሽ ትወጃለሽ አላት? እስከ መንግስቴ እኩሌታ ድረስ እሰጥሻለሁ ብሎ ነበር ቃል የገባላት። ወይ ኢቲሳ ቅደመት አይምሮ በሀበእማ ይላል በእናቷ ዘንድ በቃ ቀድማ ተማከረችና እንዲህ አለችው። ሀበኒ ርዕሶ ለዮሐንስ በዚየ በጻህል ዮሐንስን ራሱን በዚህ ቆርጠህ በዚህ በጻህል አድርገህ ስጠኝ አለችው። ሄሮድስ በጣም አዘነ ተከዘ። ወተከዘ ንጉስ ይላል ንጉሱ በጣም አዘነና ተከዘበት የተከዘበት ምክንያት። አንደኛ እንደ ነብይ ያዩት ነበርና ቀድሞ ልገድለው ፈልጎ የሄሪ ወንድሜን የፊልጶስን ሚስት ታገባ ዘንድ አይገባም ብሎ ስለገሰጸው። የቀድሞ ሊገድለው አስቦ እንኳን ህዝቡን ከመፍራቱ የተወውን ዛሬ እንደዚህ ስትለው ንጉስ ቃሌ ከሚታጠፍ ብሎ አንገቱን አስቆርጦ የሰጠበት ነውና። እና አንዳንዴ ህጋ ያልሆኑ ነገሮች ከልክ ካለል ዘሊልነት የሚመጡ ነገሮች እንደዚህ አይነት መስዋዕትነት እንደዚህ አይነት እንትን ያስከፍላሉ እና ከዚህ ከዚህ አንፃር ልደት ማክበር እንደ ኢትዮጵያ አልተ አልተለመደም። ከተማ ከተማው በርግጥ የማክበር እንትን አለው ባህል አለው። ግን እኛ ይሄን ያክል የማክበሩ ልማድ የለንም። ከዚህ የተነሳ እኔ አሁን የተወለድኩበትን ቀን ካለፈ በኋላ ነው ትዝ የሚል በሚገርም ሁኔታ ማለት ነው። የተወለድኩበት ቀን መቼ እንደ ዋለ ካለፈው በኋላ ትዝ ይለኛል እንጂ እኔ አክብሬ አላውቅም